የቀን መቁጠሪያ ትጠቀማለህ ወይ? የቀን መቁጠሪያ እጠቀማለሁ። የቀን መቁጠሪያ የምጠቀምበት ዋናው ምክንያት በተለይ ደግሞ ቢሮ አካባቢ ስራ በምንሰራበት ሰዓት ቀኖቹ ሊጠፉብን ይችላሉ። በጣም ባተሌ ከመሆናችን የተነሳ ወይም ስራ በጣም ስለሚበዛ ቀኖችን እና ወሩን ልንረሳ ስለምንችል እኛ ሀገር እንግዲህ በዋናነት የኢትዮጵያ አቆጣጠር እና የኢሮፒያን አቆጣጠር የሚባል ሁለት አቆጣጠር ነው። የኢትዮጵያ መንግስት የሚጠቀመው። ስለዚህ በዋናነት እነዚህን ሁለት አቆጣጠሮች እንጠቀማለን። እና እነዚህን ሁለት አቆጣጠር ስንጠቀም ግን የቀን መቁጠሪያውን ፊት ለፊት ነው ቁጭ የምናደርገው ምክንያቱም ፊት ለፊት ቁጭ ካላለ ወዲያው የዛሬው ቀንና የዛሬው ወሩን በትክክል ቶሎ ማስታወስ ሊቸግረን ስለሚችል ምክንያቱም በስራ ጫና ምክንያት አእምሮአችን ስለሚጨናነቅና ነገሮችን ለማስታወስ ስለምንቸገር። የቀን አቆጣጠር ከፊት ለፊታችን እንዲጠቅመን የቀን አቆጣጠር መጠቀም አስፈላጊ ነው ብዬ አምናለሁ። በተለይ ደግሞ በመንግስት መስሪያ ቤቶች ብዙ ጊዜ ፊት ለፊት እንደ ቢሮ ተዘጋጅቶ እንደ መስሪያ ቤት ተዘጋጅቶ የሚቀመጡ አሉ። በተለይ ትላልቅ ፖዚሽን ላይ ያሉ ሰዎች በዋናነት የቀን መቁጠሪያ ምክንያቱም ቀን ተቀን በስራ በሚሰሩበት ሰዓት ቀኑን ሙሉ ፊርማ ይፈረማል የተለያዩ ስራዎች ይስራሉ ፊርማ ሲፈረም ከታች ቀን ይጻፋል። ቀን ሲጻፍ ደግሞ ቀኑን እያስታወሱ ከመጻፍ ይልቅ ፊት ለፊት ቁጭ አድርጎ የቀን መቁጠሪያውን እያዩ ቶሎ በፍጥነት መጻፍ እንዲቻል ያግዛል ይረዳል ማለት ነው። ስለዚህ የቀን መቁጠሪያ መጠቀም ጥሩ ነው እኔም የቀን መቁጠሪያ እጠቀማለሁ። ማለት እፈልጋለሁ አመሰግናለሁ

የስልክ ባትሪ ምን ያክል ይቆያል? ይላል የስልኬ ባትሪ አሁን ላይ እንግዲህ ስልኮች አሉ እነኚህ ስልኮች የተለያየ የባትሪ አቅም አላቸው እና እኔ የገዛሁት ስልክ ደግሞ ኢንፊኒክስ ስልክ ይባላል የኢንፊኒክስ ስልክ የባትሪ አቅሙ ጥሩ ነው መካከለኛ የሚባል ነው። በዋናነት እኔ ቀን ሙሉ ስልኬ ስትጠቀም እውልና ማታ በምትተኛበት ሰዓት ስልኬ የስልኬ ባትሪ ባያልቅም ቢያልቅም ቻርጅ አድርጌው ነው የሚያድረው ነገር ግን ቀን ሙሉ ስትጠቀም ማታ አካባቢ ሃያ ፐርሰንት የሚሆን የስልክ አቅም ይኖረዋል ማለት ነው። የባትሪው አቅም ሃያ ፐርሰንት አካባቢ ይቀረዋል ማለት ነው። ነገር ግን ያ ነው ሃያ ፐርሰንት እስከሚያልቅ መጠበቅ ስለማትችል ምክንያቱም ቻርጅ ካላረኩት በነጋታው ስራ ስለምውል ስራ ስውል ደግሞ ቻርጅ ማድረግ ስለሚቸገር ሃያ ፐርሰንት እያለው ቻርጅ ሰክቼው አድርና በሚቀጥለው ሙሉ ሆኖ ኔክስት ደግሞ ሃያ ፐርሰንት እንዲሁ ይቀረዋል በዋናነት አንድ ቀን ነው የሚቆየው ምክንያቱም ስልኬን በጣም እጠቀምበታለሁ ቀን ሙሉ ስልኬ ጋር ነው የምገናኘው ምናልባትም ስልኬን ለመደወል እና ስልክ ለመቀበል ብቻ ከሆነ ግን ሶስት ቀን ሊቆይ ይችላል እና ስልኬን በዋናነት የምጠቀመው ስራ ጋር በተገናኙ ነገሮች ስለሆነ አንድ ቀን ሙሉ ነው የሚይዘው አንድ ቀን ከግማሽ አካባቢ ነው የሚይዘው ማለት ነው

በመታጠቢያ ቤት ውስጥ ትዘምራለህ? መታጠቢያ ቤት ውስጥ እንግዲህ በምታጠብበት ሰዓት የተለያዩ ድምጽ እንድናወጣ ምናልባትም ቅዝቃዜው ወይም ደግሞ ውሃው በሰውነታችን ላይ በሚያርፍበት ሰዓት የተለያየ ድምጽ እንድናወጣ ሰውነታችን ሊገፋፋን ይችላል። በጣም የተለመደው ነገር ብዙ ሰው ወይ ይዘፍናል ወይ ይዘምራል ማለት ነው። እኔም ከሁለት አንዱ መታጠቢያ ቤት ውስጥ በምገባበት ሰዓት ከሁለት አንዱ አደርጋለሁ ብዙ ጊዜ እዘምራለሁ አንዳንዴ ደግሞ የምወዳቸውን ዘፈኖች እዘፍናለሁ ማለት ነው። እና መታጠቢያ ቤት ውስጥ ቅዝቃዜው ስለሚጨንቅ በተለይ በቀዝቃዛ ውሃ መታጠብ ደግሞ ትንሽ ሊያስቸግርና ውሃው ሙሉ ለሙሉ ሰውነታችን እስከሚነካውና እስከሚያርሰው ልንቸገርና እና ሊያቅበጠብጠን ሊያንቀጠቅጠን ስለሚችል እሱን ለመቋቋም ሲባል አንዳንድ ድምጾች እናወጣለን ዘፈን ሊሆን ይችላል ወይም መዝሙር ሊሆን ይችላል ማለት ነው። እና እኔ በዋናነት ዘፈንም መዝሙርም እዘምራለሁ ወይም እዘፍናለሁ። ትዘምራለህ ወይ መታጠቢያ ቤት ውስጥ ለሚለው ጥያቄ አዎ እዘምራለሁ

ዜናውን ከየት ታገኛለህ? ዜና እንግዲህ በአሁኑ ሰዓት ከተለያዩ የመገናኛ ብዙሃን ዜና ማግኘት ይቻላል ግን ዋናነት ከአመታት በፊት። በዋናነት መረጃ ዜና የሚገኘው ከቴሌቪዥን እና ከሬዲዮ ነበረ። ነገር ግን ከቅርብ ጊዜያት ወዲህ ማህበራዊ ሚዲያ ከመስፋፋቱ የተነሳ ቴሌቪዥንን እና ሬድዮን የመከታተል ፍላጎታችን እየቀነሰ በመምጣቱ ምክንያት። ዜናዎችን መረጃዎችን የምናገኘው ከሶሻል ሚዲያ ነው። ከእነዚህ ሶሻል ሚዲያዎች መካከል የመጀመሪያው ዩቲዩብ ነው ከዩቲዩብ ዜናዎችን እናገኛለን። ከቴሌግራም የሚለቀቁ ዜናዎችን እንከታተላለን። በዋናነት ከፌስቡክ አንዳንድ ዜናዎችን እከታተላለሁ እኔ እንዲሁም ከቲክቶክ መረጃዎችን እከታተላለሁ። ስለዚህ በዋናነት መረጃዎችን የምከታተለው በአሁኑ ወቅት ከማህበራዊ ሚዲያ ነው ማለት ይቻላል። አመሰግናለሁ

ፀሀይ የፀሀይ ስትጠልቅ መመልከት ትወዳለህ ወይ? በጣም ነው የሚያስደስተኝ ጠዋት ፀሀይ ስትወጣና ማታ ፀሀይ ስትጠልቅ መመልከት በጣም ያስደስተኛል። ያ ያ ያኛው ትእይንት በዋናነት አእምሮዬን የተጨናነቀውን አእምሮዬን እንድሰበስብና ትኩረት እንዳረግ አርቆ ማየትን አሩቆ ማሰብን አእምሮ ጋር ዘና የማለት ነገር ይፈጥራል። እና ፀሀይ በምትወጣበት ሰዓት በተለይ ቢቾች አካባቢ ውሃ አካባቢ ካለን የባህር ዳርቻዎች አካባቢ ካለን የሚሰጠን ስሜት ጥሩ ነው። እና እኔም በተመሳሳይ ፀሀይ በምትጠልቅበት ሰዓት ማየት መመልከት እወዳለሁ ደስ ይለኛል። በዚህ መንገድ ነው የማየው

ማደንዘዝ ትወዳለህ ይላል ማደንዘዝ ትወዳለህ ሌሎችን ነው ወይስ እኔን የሚል ጥያቄ ያስነሳል ግልጽ አይደለም ጥያቄው። ራሴን ማደንዘዝ ከሆነ እኔ ማደንዘዝ አልወድም። ምክንያቱም ደነዘዝኩ ማለት ስራዎችን አልሰራ አክቲቭ አደለሁም ንቁ አደለሁም ማለት ነው። ንቁ ካልሆንኩ ደግሞ የሚሰሩ ስራዎችን ሚደረጉ ነገሮችን በአግባቡና በጊዜው መስራት አልችልም ማለት ነው። ስለዚህ ምናልባት ሀኪም ቤት ስሄድ ማደንዘዣ ተወግቼ ልደነዝዝ እችላለሁ እንጂ ራሴን በተለያዩ ነገሮች ለምሳሌ በአልኮል ወይ በሌላ ነገር ራሴን ማደንዘዝ አልፈልግም። ስለዚህ ስለዚህ ማደንዘዝ ትወዳለህ ለምለው አልወድም

ሳህኖችን መታጠብ ትዎዳ ሳህኖችን ማጠብ ትወዳለህ ለማለት ነው? የምግብ ሳህኖችን ማጠብ እወዳለሁ እኔ። ነገር ግን ከስራ ጫናና ከድካም አንፃር ብዙ ጊዜ ቤት ውስጥ የምታጥበው ባለቤቴ ናት። ስራ ውዬ ምግብ ከበላሁ በኋላ ሳህኖችን ለማጠብ የድካም ስሜት ስለሚሰማኝ። ሳህኖችን ለማጠብ ዝግጁ ያን ያክል እንትን አይደለሁም። ስለዚህ በዛ መንገድ ሳህኖቹን ብዙ ግዜ አላጥብም። ነገር ግን ፍሪ ከሆንኩና ሳህኖቹን ለማጠብ እድሉን ካገኘው ሳህኖችን ማጠብ በጣም እወዳለሁ። የበላንበትን ነገር ጽዱ ማድረግ ማጽዳት ደስ ይለኛል። አመሰግናለሁ።

በስራ? ላይ ችግሮችን ትፈታለህ ይላል ችግሮችን በስራ ቦታ ላይ እፈታለሁ በዋናነት ስራ ሰራን የሚባለው የማህበረሰቡን ችግር ስንፈታ የራሳችንን ችግር ስንፈታ የጓደኞቻችንን ችግር ስንፈታ ስለሆነ የስራ ቦታ ላይ ችግሮችን እፈታለሁ። የሚገጥሙ ተግዳሮቶችን በጊዜውና በአግባቡ በመፍታት ስራዎችን እሰራለሁ

ማቅረቢያ ማድረግ ትችላለህ የሚል ጥያቄ ተጠይቋል በርግጥ ትንሽ ጥያቄው አደናጋሪ ጥያቄ ነው ጥያቄውን ለመመለስ በትክክል ለመረዳት ማቅረቢያ ማድረግ ትችላለህ የሚለው ትንሽ የሚያስቸግር አይነት አገላለጽ ነው። ነገር ግን ማቅረቢያ የሚለው ምናልባት ከምግብ ማቅረቢያ ጋር ተገናኝቶ ከሆነ ማቅረቢያ ማዘጋጀት እችላለሁ ማለት ነው። እመስግናለሁ

ባህላዊ ልብስ ትለብሳለህ? ይላል ባህላዊ ልብስ ብዙ ጊዜ እለብሳለሁ ግን በእኛ ሀገር ባህል ባህላዊ ልብስ የሚለበሰው ለበአል ቀናት ነው። ለምሳሌ የዘመን መለወጫ ወይም የእንቁጣጣሽ የባህል ልብስ እለብሳለሁ፣ የመስቀል በዓል የጌታችን የመድኃኒታችን ኢየሱስ ክርስቶስ መስቀል የተገኘበት ቀን ላይ የመስቀል መስክረም አስራ ስድስት የሚከበረው የመስቀል በዓል ላይ የበአል ልብስ እለብሳለሁ፣ የጥምቀት የባህል ልብስ ይለበሳል፣ የገና ወይም የልደት የፋስካ በዓላት የባህል ልብስ ይለበሳሉ እኔም በነዚህ ቀናት የባህል ልብስ መልበስ እወዳለሁ አመሰግናለሁ።

የስራ ምግባር ታከብራለህ? ይላል የስራ ምግባር ማክበር ለእያንዳንዱ ሰራተኛ ግዴታው ነው። የስራ ምግባር የማያከብር ሰራተኛ ስራውን በአግባቡ መስራት አይችልም። ምግባር ደንብና መመሪያ ውጪ መሆን። የሰራተኞችን የስራ አካባቢ ማወክ ነው የሚሆነው። ስለዚህ የስራ ምግባርን ታከብራለህ ለሚለው ጥያቄ አዎ አከብራለሁ

ምግብህን ለሌሎች ማካፈል ትወዳለህ? ምግቤን ለሌሎች ማካፈል እወዳለሁ። በተለይ የተራቡ ሰዎች አና ምግብ የቸገራቸው አካላት ካሉ ምግቤን አብረን ብንበላ ደስ ብሎን ስቀን ተጫውተን ምጎችን መብላት ምግባችን መብላት ብንችል እኔ ደስተኛ ነኝ። ስለዚህ ምግቤን ማካፈል ለሌሎች ማካፈል እወዳለሁ። ለተቸገሩ ሰዎች ለራባቸው ሰዎች እና ምግብ በቀላሉ ማግኘት ስለማይችሉ ሰዎች ምግቤን ማካፈል ጽድቅ ነው ብዬ ስለማምን ምግቤን ማካፈል እወዳለሁ።

ቅርጫት አለህ? ይላል ቅርጫት እንግዲህ ነገሮችን ለመሰብሰብ እና እኛ አካባቢ በተለይ ሴቶች በጀርባቸው፤ ገበያ ደርሰው ሲመለሱ፤ ከገበያ የገዙትን ነገር ወይም ወደ ገበያ የሚሸጥ መሸጥ የሚፈልጉትን ነገር በቅርጫት አድርገው ነው የሚመላለሱት። እና እኔ በግሌ ቅርጫትን የምጠቀምበት ነገር የለም ስለዚህ ቅርጫት የለኝም።

ቃልህን ትጠብቃለህ ይላል? ቃሌን እጠብቃለሁ። በእኛ አካባቢ ቃል ቃል መግባት በጣም እንደ ትልቅ ነገር ነው የሚቆጠረው ቃልን። አለማክበር በጣም እንደ ትልቅ ሀጥያት እንደ ትልቅ ወንጀል ነው የሚቆጠረው። እንደውም አንድ አባባል አለ ያሉት ከሚጠፋ የወለዱት ይጥፋ የሚባል አባባል ያሉት ማለት ቃል ነው። ቃል ቃል መግባት ነው ስለዚህ ቃሌን እጠብቃለሁ

በአደባባይ መናገር ትችላለህ ወይ? ይላል እንግዲህ በአደባባይ መናገር ትንሽ የፍርሃት ስሜት ትንሽ እንዲሰማኝ ያደርጋል ነፃ ሆኜ መናገር አልችልም አልፎ አልፎ እናገራለሁ ግን ሙሉ ለሙሉ ከፍርሃት ነፃ ሆኜ አይደለም የምናገረው ውስጤ ትንሽ የመፍራት እና የመደናገጥ ነበሮች ይኖራሉ በዚህም ምክንያት አደባባይ ላይ መናገር እችላለሁ ብዬ ለመናገር እደፍራለሁ እቸገራለሁ እና በአደባባይ ላይ እናገራለሁ ነገር ግን የፍርሃት ስሜቶች ይሰሙኛል በዚህ ምክንያት አደባባይ መናገር አልችልም

የቀረ ምግብ ትበላለህ የሚል ጥያቄ ተጠይቋል? የቀረ ምግብ ማለት የተረፈ ምግብ ለማለት ስለሆነ የተረፈ ምግብ ወይም የቀረ ምግብ የጊዜው ሁኔታ ይወስነዋል እንጂ ልበላ እችላለሁ። ለምሳሌ በጣም ያጭር ጊዜ ከሆነ የቀረው ምግብ እበላለሁ። ነገር ግን ብዙ ጊዜ የቆየ ምግብ ከሆነ ደግሞ ለጤና ያስቸጋሪ ስለሚሆን አልበላም።

ልብሶችህ በስራት የተቀመጡ ናቸው ይላል? ልብሶቼ በተለይ ታጥበው ከጨረሱ በኋላ እንደታጠቡ በስራት ይቀመጣሉ። ነገር ግን ልብስ መልበስ ከጀመርኩ በኋላ ድጋሚ የምለብሳቸውን ልብሶች በስነ ስርዓት የመቀመጥ እድላቸው ዝቅተኛ ነው። በስነ ስርዓት አይቀመጡም። ግን ታጥበው ወዲያው የሚቀመጡ ልብሶች በስርዓት የተቀመጡ ናቸው። አመሰግናለሁ

ቤተሰቦ ምን አይነት በዓላት ታከብራላችሁ? እንግዲህ በእኛ ሀገር ብዙ በዓላት አሉ ከእነዚህ መካከል በዋናነት የሚከበሩት የመጀመሪያው ዘመን መለወጫ የሚባለው ነው። መስከረም አንድ ቀን የሚከበር ሲሆን ቤተሰቦች ሰብሰብ ብለን በደስታና በፌሽታ የምናከብረው የባህል አይነት ነው። ሁለተኛው የመስቀል ባዓል ነው። እንግዲህ መስቀሉ የተገኘበት ቀን ነው። እሱ ደግሞ በደንብ ነው የሚከበረው በእኛ ሀገር ገና አለ። ጥምቀት አለ በተለይ ጥምቀት በኦርቶዶክስ ተዋህዶ የጌታችንና የመዳታችን የኢየሱስ ክርስቶስ የጥምቀት በዓልን መታሰቢያ በማድረግ የሚከበር በዓል ነው። በጣም ጥሩ ፍቅር ያለው ብዙዎች የሚወዱት በዓል ነው በእኛ ቤተሰብ ውስጥም የሚከበር በዓል ነው። ሌላኛው የፋሲካ በዓል ነው ወይም የትንሳኤ በዓል የሚባለው በቤተሰባችን በድምቀት የሚከበረው በዓል አንዱ ነው ማለት ነው።

ዋይፋይ እጠቀማለሁ ዋይፋይ እጠቀማለሁ በዋናነት እንግዲህ ቤቴ ውስጥ ያለው ኢንተርኔት ዋይፋይ ነው። ስለዚህ ያው የዋይፋይ ጥንካሬው ደካማ ቢሆንም እንኳን ግን ያለኝ አማራጭ ዋይፋይ መጠቀም ምክንያቱም ዳታው በጣም ውድ እና ከአቅማችን በላይ ስለሆነ ዋይፋይ እጠቀማለሁ

ጥራት ያለው ስራ ማቅረብ ትችላለህ? አዎ በተለይ በሙያዬ በዲዛይን ስራዎች ወይም በጥናትና በቅይሳ ስራዎች ጋር በተገናኘ ጥራት ያላቸውን ስራዎች ማቅረብ እችላለው። ከዚህ በፊትም ስራዎችን ሰርተን እቅርበን እናውቃለን ጥራት ያላችሁ ስራዎችን። በክልል ደረጃ ተመስግነን እናውቃለን ስራዎችን በጥራት ወይም ጥራት ያለው ስራ ማቅረብ ይችላል።

ስንት ቋንቋ ትችላለህ ይላል? እኔ በዋናነት ምችለው ሁለት ቋንቋ ነው እንግሊዘኛና አማርኛ በደንብ እችላለሁ። ከዛ ውጪ ያሉት ግን አልፎ ትናንሽ መሞካከር ካልሆነ በስተቀር። ሌላውም በጥራት ምችለው ቋንቋ የለም። እና እንደ ቋንቋ እንግሊዘኛን በደንብ እችለዋለሁ አማርኛ ደግሞ። የእናት ቋንቋ ሚባለው ስለሆነ እሱንም በደንብ እችላለሁ

የመጠጥ ውሃን ከየት ታገኛለህ ይላል? የመጠጥ ውሃ እንግዲህ ያው ከተማ አካባቢ በባንቧ ነው ወደ ቤታችን ሚገባው። ነገር ግን ገጠር አካባቢ ከወንዝ ተቀድቶ ነው ሚመጣው ማለት ነው። እና እኔ ምኖረው ከተማ አካባቢ ስለሆነ በሳምንት አንድ ቀን ወደ ቤታችን ውሃ ትለቀቃለችና ትመጣለች። ስለዚህ በባንቧ አማካኝነት ቤት ውስጥ ውሃ ስለሚመጣ ውሃ አገኛለሁ

የደንበኛ እርካታን ታሳውቃለህ። ደንበኞች እንግዲህ ግልጽ ነው። እኔ የቢዝነስ ስራ ስለማልሰራ ወይም የትርፍ ስራ ስለማልሰራ የምሰራው አስተማሪ ነኝ መምህርነት ደግሞ ከተማሪዎች ጋር ነው። የማሳልፈው ስለዚህ ከተማሪዎች ጋር የማሳልፈውን ጊዜ። ተማሪዎች ናቸው ደንበኞቼ ከተማሪዎቹ ደግሞ ምን ያክል እርካታ እንደሚረኩ አስተያየትና እና ሀሳብ ካላቸው እጠይቃችኋለሁ። ብዙ ጊዜ አስተያየት ይጽፉልኛል በአስተያየቱ መሰረት ማስተካከል ያሉብኝ ነገሮች ካሉ አስተካክላለሁ። ከሌሉ ደግሞ በዛው እቀጥላለሁ

የሽያጭ ግቦች አሉ? ይላል እንግዲህ እኔ የሽያጭ ሰራተኛ አይደለሁም፤ የሽያጭ ሰራተኛ ስላልሆንኩ ማንኛውም ሰራተኛ እንደ ሰራተኛ ግብ ይኖረዋል፤ ነገር ግን የሽያጭ ሰራተኛ የሽያጭ ግቦች አሉህ? ነው የሚለው ጥያቄው የሽያጭ ግብ ሊኖረኝ የሚችል የሽያጭ ሰራተኛ ከሆንኩ ብቻ ነው። የሽያጭ ሰራተኛ አይደለሁም ስለዚህ የሽያጭ ግብ የለኝም ማለት ነው።

ስነ ጥበብ ትወዳለህ? ስነ ጥበብ በጣም እወዳለሁ። ስነ ጥበብ ማለት ስነ ጥበብ ማውራት፤ ስለ ጥበብ ማጥናት፤ ስለ ጥበብ መናገር ነው፤ መስራት ነው፤ ስለ ጥበብ እና ስለ ጥበብ በተለይ ደግሞ ከአንደኛ ክፍል እስከ አምስተኛ ክፍል እያለን ስነ ጥበብ የሚባል የትምህርት አይነት ነበረ። እሱ ትምህርት አይነት ሲመጣ የእጅ ስራዎችን ለምሳሌ በእጃችን አማካኝነት፤ የሚሰሩ ቅርጻ ቅርጾች ካሉ እነሱን ቅርጻ ቅርጾች በመስራት ለጓደኞቻችን፤ ለአስተማሪዎቻችን፤ በማሳየት አስተያየትና አድናቆት እንድንቀበል ነበረ። የጥበብ ስራ ስነ ጥበብ እወዳለሁ።

ልብስ ምን ያህል ጊዜ ታጥባለህ? ያው ልብስ እንግዲህ ብዙ ጊዜ እኔ ልብስ ስማጥበው አጠራቅሜ አንድ ላይ ነው እና ከሳምንት አንድ ቀን ብዙ ልብሶችን ጠርቀም አድርጌ አጥባለሁ በተለይ ደግሞ ውሃ የምትመጣው ከሳምንት አንድ ቀን ስለሆነ ውሃ በምትመጣበት ሰዓት ሁሌም ከሳምንት አንድ ቀን ልብስ አጥባለሁ ማለት ነው አመሰግናለሁ።

ምን አይነት ቦርሳ ትጠቀማለህ? ይላል የምትጠቀመው ቦርሳ እንግዲህ ላፕቶፕ ለመያዝ ነው በዋርናነት እኔ ቦርሳ የምጠቀመው ያው በሁለት አይነት መንገድ ቦርሳን ማየት እንችላለን የኪስ ቦርሳ እና የጀርባ ቦርሳ ወይም ሻንጣ እና የጀርባ ቦርሳ ላፕቶፕ ይዞ ለመንቀሳቀስ ስለሆነ የምጠቀምበት ትንሿን ጥቁር ቦርሳ ነው የምጠቀመው አመሰግናለሁ።

ምን ያህል ጊዜ መጽሐፍ ታነባለህ ይላል? የተለያዩ መጽሐፍት አሉ የሙያዊ መጽሐፍት እና ልቦለዶች እና ሌላ ጠቅላላ እውቀት የሚሰጡ መጽሐፍት ይኖራሉ። ነገር ግን ሙያዊ መጽሐፍት ከሆኑ እኔ ሁል ጊዜ መጽሐፍት አነባለሁ ሙያዊ ከሆነ ምክንያቱም ሙያ አስተማሪ ስለሆነ አስተማሪ ስትሆን ደግሞ ሁሌም ማንበብ ይጠበቅብናል ሁሌም ራሳችንን አፕዴት ማድረግ ይጠበቅብናል። በዚህ ምክንያት ሁልጊዜ አነባለሁ። ነገር ግን ልብ ወለድና ጠቅላላ እውቀት መጽሐፍትን ከበወር አንድ ቀን ሁለት ቀን ሶስት ቀን ላነብ እችላለሁ። አመሰግናለሁ

አዳዲስ የስራ ግንኙነቶች መፍጠር ትፈጥራለህ ይላል ጥያቄው? አዳዲስ የስራ ግንኙነቶችን እፈጥራለሁ በተለይ ደግሞ ቴሌግራም እና ሌሎች ሶሻል ሚዲያዎች ላይ ግሩፖችን ክሬት በማድረግ ተመሳሳይ እንደኔ ሙያ ላይ የተሰማሩ ሰዎችን በማግኘት እና የስራ ግንኙነት እንዲኖረን ራሴን በማስተዋወቅ ደረጃ ስለሚጠቅመኝ። አዳዲስ የስራ ግንኙነቶችን እፈጥራለሁ

"የሸክላ እቃዎች ትጠቀማለህ ለሚለው?" ጥያቄ የሸክላ እቃዎችን እጠቀማለሁ። በተለይ ቤት ውስጥ ወጥ ለመስራት እና ቡና ለማፍላት በዋናነት የሸክላ እቃዎች ነው የምንጠቀመው። ብረት ድስጥ መጠቀም ይቻላል፤ ነገር ግን በብረት ድስትና በሸክላ የተሰሩ የተ ወጦች ወይም ቡና የተለያየ ጣዕም ስላለው ሸክላ እቃዎችን

ምን አይነት ሳሙና ትጠቀማለህ? የምጠቀመው ሳሙና ለሻወር የሚሆን የገላ ሳሙና። እጠቀማለሁ ይሄ የገላ ሳሙና ደግሞ ላይፍ ቦይ የሚባል ሳሙና እጠቀማለሁ ለገላ ሳሙና ማለት ነው። ለልብስ ደግሞ ሌሎች የልብስ ሳሙናዎች አሉ። ስማቸው በግልጽ የማይታወቁ እዚሁ አካባቢ የሚመረቱ የልብስ ሳሙናዎች አሉ። እነሱን እጠቀማለሁ።

የይለፍ ቃልህን ትጠብቃለህ? የይለፍ ቃሌን እጠብቃለሁ ነገር ግን ብዙ ጊዜ። የተለያዩ አፕሊኬሽኖችን ወይም የተለያዩ መተገበሪያዎችን በምጠቀምበት ሰዓት። የተለያየ የይለፍ ቃል ስለምጠቀም የይለፍ ቃል በሚበዛበት ሰዓት ለማስታወስ ስለሚያስቸግር የሚጠፉብኝ የለፍ ቃሎች አሉ። በተለይ ብዙ ጊዜ ከሆናቸው እና ሩቅ ረጅም ጊዜ ከሆነ ቶሎ ቶሎ የማልጠቀማቸው ከሆነ ይለፍ ቃሎችን እረሳለሁ። ከዛ ውጪ ግን ዋና ዋና መተግበሪያዎች ላይ ያሉ የለፍ ቃሎችን እጠብቃለው

ሽማግሌዎችን እንዴት ታከብራለህ? ሽማግሌ ማክበር ወሳኝ ነገር ነው እውነት ለመናገር ምክንያቱም ከእነሱ በረከት ማግኘት ከእነሱ ምርቃት ማግኘት ትልቅ ነገር ነው። እነሱ እንዲመቻቸው አድርጎ መንከባከብ ትልቅ ነገር ነው። እኛ ሀገር የሚከበረው ሽማግሌ እግራቸውን በማጠብ ልብሳቸውን በማጠብ በመንገድ ላይ በሚጓዙበት ጊዜ ቆሞ በማሳለፍ በዚህ በዚህ መንገድ ሽማግሌዎችን አከብራለሁ

ዳቦ ማብሰል ትችላለህ? ዳቦ ማብሰል እችላለሁ ነገር ግን ምናልባት ዳቦ በማበስልበት ሰዓት እንደ ሌሎች እንደ ባለቤቴ ጥራት ያለው የሚጣፍጥ ዳቦ ላልሰራ እችላለሁ። ነገር ግን እኔ በምችለው አቅም ዳቦ አብስዬ ማውጣት እችላለሁ። ግን እንደሌሎች ጣፋጭ ላይሆን ይችላል ብዬ አስባለሁ

የትርፍ ጊዜ ማሳለፊያዎቼ ምንድን ናቸው? የትርፍ ጊዜ ማሳለፊያዎቼ የመጀመሪያው ማንበብ ነው። ትርፍ ጊዜ ሲኖረኝ ሙያዊ ካልሆኑ ነገሮች ከሆኑ ነገሮች ወጣ ብዬ የሚያዝናኑ ነገሮችን በማንበብ ልቦለዶችን በማንበብ። ጠቅላላ እውቀት የሚሰጡ መጻሕፍትን በማንበብ ጊዜዬን አሳልፋለሁ። እንዲሁም የመዝናኛ ቦታዎች ከረምቡላ ቤቶች። እና ሌሎች መጫወቾች ጋር በመሄድ ጊዜዬን አሳልፋለሁ በመዝናናት ማለት ነው። ከልጄ ጋር አሳልፋለሁ ከባለቤቴ ጋር። ጊዜዬን አሳልፋለሁ አመሰግናለሁ

በመስመር ላይ ቪዲዮ ትመለከታለህ ይላል? ጥያቄው በመስመር ላይ ቪዲዮ እመለከታለሁ በተለይ ደግሞ አስተማሪ ቪዲዮዎች ችግሮች በሚገጥሙኝ ሰዓት መፍትሄ የማገኘው ብዙ ጊዜ ከዩቲዩብ ነው። ቪዲዮዎችን የገጠመኝን ችግር ዩቲዩብ ጋር ገብቼ እጽፋለሁ ከጻፍኩ በኋላ ደግሞ ከችግሬ ጋር ለመፍትሄ የሚሆን ቪዲዮ ካገኘሁ እሱን ቪዲዮ። መስመር ላይ እመለከታለሁ

የስራ እድገት እየፈለክ ነው? አዎ በትክክል የስራ እድገት እየፈለኩ ነው አሁን የምሰራበት ቦታ ላይ የሚከፈለኝ ክፍያ እኔንና ቤተሰቤን ለማስተዳደር በቂ ሆኖ ስላላገኘሁት ስለተቸገርን የተሻለ ክፍያ እና እድገት ስለምፈልግ የስራ እድገት እየፈለኩ ነው ስለዚህ ስራ እድገት ካገኘሁ ስራዬን ለቅጬ ወደዛ እንደምሄድ አምናለሁ አመሰግናለሁ

ገንፎ ትበላለህ? ገንፎ በጣም የምወደው ምግብ ነው በተለይ በስነ ስርዓት ከተዘጋጀና በጥሩ ሁኔታ ከተዘጋጀ። ሀበሻ ውስጥ ገንፎ ወቅቤ የሚባል ምግብ አለ። በጣም ቆንጆና አራሶች የሚበሉት ብዙ ጊዜ ሴቶች ከወለዱ በኋላ የሚዘጋጅላቸው የምግብ አይነት ገንፎ በቅቤ ነው ወገብን ይጠግናል ተብሎ ይታመናል። በዚህ ምክንያት እኔም ገንፎ እበላለሁ

እሳት ለማንደድ ምን ትጠቀማለህ ይላል? እሳት ማንድ የምንጠቀመው በዋናነት አንደኛ ለቅዝቃዜው ለማስወገድ ነው አካባቢው አየሩ በሚቀዘቅዝበት ሰዓት እሳት በማንደድ ሙቀት ማግኘት እንችላለን ስለዚህ ሙቀት ለማግኘት እሳትን ልንጠቀምበት እንችላለን። ሌላኛው ደግሞ ምግባችንን ለማብሰል ወጥ ለመስራት ሊሆን ይችላል እንጀራ ለመጋገር ሊሆን ይችላል። ቆሻሻ ነገሮችን ለማቃጠል ከአካባቢያችን ለማስወገድ ቆሻሻ ነገሮችን ሰብስበን ልናቃጥለን እንችላለን ለዚህ ለዚህ ነገር እሳትን እንጠቀማለን

በጀት ታስተዳድራለህ። በጀት አስተዳድራለሁ በጀት ማለት። የመንግስት በጀት ወይ የሌላ አካል በጀት ሳይሆን የራሴን በጀት አስተዳድራለሁ። በጀት ማለት ደሞዝ ነው። በግሌ አሁን በጀት ምለው ደሞዝ ነው። ወርሃዊ ደሞዜን በወር ውስጥ ምን ያክል ወጪ ማውጣት አለብኝ። ምን ያክል ወጪ ባወጣ ያለምንም ችግር ወሩን መሻገር እችላለሁ ሚለውን በመገመት። በወር ውስጥ የማገኘውን የደሞዝ መጠን ማስተዳደር በጀት ማስተዳደር ማለት ነው። ስለዚህ በጀት አስተዳድራለሁ

ወደ ሱቅ ከመሄድህ በፊት ዝርዝር ትጽፋለህ ይላል? ወደ ሱቅ ከመሄዴ በፊት ዝርዝር አልጽፍም። ምክንያቱም እኔ ሱቅ ስሄድ ብዙ ነገሮችን አንዴ መግዛት ሳይሆን የምፈልገውን ነገር ገዝቼ ነው የምመለሰው። በአካባቢያችን ብዙ ሱቆች ስላሉ በየትኛውም ሰዓት ወጥቼ መግዛት ስለምችል ሱቅ በምሄድበት ሰዓት ዝርዝር አልጽፍም። የምገዛቸውን ነገሮች አእምሮየ ውስጥ አስቀምጬ ነው ገዝቼ የምመለሰው እንጂ። ብዙ ነገሮችን በአንዴ ስለማልገዛ ዝርዝር አልጽፍም

የምትወደው ቁጥር ስንት ነው? ይላል የምወደው ቁጥር እንኳን ስፔሲፊክ አድርጌ የተለየ ቁጥር የምወደው ቁጥር የለኝም። ነገር ግን በተለየ መንገድ ከሃያ ሰባት ቁጥርን እወደዋለሁ። ሃያ አንድ ቁጥርን እወደዋለሁ። ስለዚህ በዋናነት የምትወደው ቁጥር ከተባለ ሃያ አንድ እና ሃያ ሰባት ነው

የአመራር ሚና አለህ ይላል? የአመራር ሚና የለኝም። እኔ ተቀጥሬ የምሰራው በሙያዬ ነው። በተመረቁበት የሙያ መስክ። ተቀጥሬ እየሰራሁ እገኛለሁ። አመራር አይደለሁም ወይም ከፖለቲካ ጋር የሚገናኝ ስራም አልሰራም። ስለዚህ አመራር ሚና የለኝም

ስለ በልጅነቴ የመኖሪያ ቤትህ ንገረኝ በልጅነቴ የኖርንበት እንግዲህ እኔ ያደግኩት ገጠር ውስጥ ነው ገጠር ውስጥ ደግሞ የመኖሪያ ቤት ችግሮች ይኖራሉ በርግጥ እና ቤት ውስጥ አንድ ምኞታ ክፍል ነው ያለው እሱ ደግሞ እናትና አባት የሚኖሩበት የሚያድሩበት ሲሆን ሌላው መኝታ ክፍል የለውም ሳሎን ላይ ነው የምንተኘው ውጪ የተለየ ጥንቃቄ ተደርጎበት የሚሰራ ቤት ገጠር ውስጥ የለም በዛ መንገድ ነው የምንኖረው።